ስለ ቅርብ ጓደኛህ ንገረኝ? ለሚለው እኔ ስለ ቅርብ ጓደኛ በጣም የዋህ፣ ሁሉን ነገር በቃ ቅን ቅን ናቸው። እንዲሁም ደግሞ የተማርን እያለ በመረዳዳት በመተጋገዝ የጠፋንን የእውቀት ልውውጥ በማድረግ። አንድ ጋር አንድ ዶርም ውስጥ በማደር ሁሉን ነገሮች እየተጋገዝን በትምህርት ልውውጥ። በጣም ቅንና ታማኝ እንዲሁም የዋህ ናቸው የኔ ጓደኞች

ሩዝ ትወዳለህ ለሚለው አዎ እኔ ሩዝ እወዳለሁኝ እንዲሁም በተለያዩ በስጋ ሲሰሩ ሩዝ በስጋ ደግሞ ሩዝ በአትክልት እንዲሁም እሩዝ ብቻውን በጣም አወዳለሁኝ። እናም በተለያዩ ነገሮች ጋር ተዋህዶ ሲሰራ እሩዝን እወዳለሁ።

ድንጋይ ስብስብ ታደርጋለህ ለሚለው? አዎ ድንጋይ ስብስብ አደርጋለሁኝ። ምክንያቱም ለተለያዩ ለቤት መስሪያነት ለ ለቤት መስሪያነት ያገለግላል። እንዲሁም ደግሞ ለየአጥር አጥር እንጠቀመዋለን። እና እንዲሁም ድንጋይ ስብስብ አደርጋለው።

ዜናውን ከየት ታገኛለህ? የሚለው ዜና ከተለያዩ ከዩቲዩብ እንደውም ደግሞ ከፌስቡክ እና ከተለያዩ እንደዚሁ ስልክ ላይ በ አይፎን ስልክ ዜናን አገኛለሁኝ ተለያዩ እንትኖች ውስጥ በመግባት ማለት ከቲክቶከር፣ ከዩቲዩብ ምናምን

ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው? ያው እኔ ብዙ ጊዜ ቀዝቃዛ አየር አይመቸኝም ወይንም አልወድም ምክንያቱም የተለያዩ እንደ አላርጂክ ነገር ስለሚሰማኝ። ቀዝቃዛ የአየር ሁኔታ እኔ አልወድም። ምክንያቱም ለሰውነቴ ተስማሚ አይደለም።

ምን አይነት ሙዚቃ ትወዳለህ ለሚለው እኔ የምወዳቸው ሙዚቃ ባህላዊ አለ ዘመናዊ ሙዚቃ አለ በይበልጥ ባህላዊ ሙዚቃ ደስ ይለኛል። ግን ያው ከምወዳቸው ሙዚቃዎችም መካከል ለምሳሌ መሰረት በለጠ እና እንዲሁም ፍቅር አዲስ የነዚህ ሙዚቃ ደስ ይለኛል።

ዛሬ የአየር ሁኔታው እንዴት ነው? ለሚለው ዛሬ የአየር ሁኔታው ላይ እንዲሁም ደግሞ ማታ ላይ በጣም ቅዝቃዜዎች አሉ እንዲሁም ደግሞ ቀን ላይ ሙቀት ሙቀት ቀን ላይ ሙቀት እንዳለ ነው እንዲሁም ደግሞ የጧትና የማታው ቅዝቃዜ አለ

የዝናብ ሀያት ትሰበስባለህ የሚለው፣ ብዙ ጊዜ ለልብስ ምናምን ውሃ በማይገኝበት ጊዜ የዝናብ ውሃን እሰበስባለሁኝ እንደውም ከፍ ባል በማጠራቀሚያ በማጠራቀም ለልብስ ማጠቢያነት እጠቀማለሁ። የዝናብ ውሃን ማለት እናም የዝናብ ውሃን እሰበስባለሁኝ

ወደ ስራ በሰአቱ ትደርሳለህ ለሚለው? አዎ በ ሰዓት አክባሪ ነኝ። በሰአት ነው የምገባ በሰአት ወጥቼ ልክ በሰአት እምገባበትን ነው የማመቻች። ስለዚህ ወደ ስራ በሰአቱ እደርሳለሁኝ። እና አንዱሁም ደግሞ ሰዓት አክባሪ ነኝ

ዶሮ አለህ ለሚለው? አዎ። እኔ ዶሮ አለኝ እንደውም አረባለሁኝ በብዛት አረባለሁ። እና የ እንቁላል የሚፈለፍሉ አሉኝ። እንዲሁም ደግሞ ጫጩቶች እንዲፈለፍሉ የሚሆኑ ዶሮ አሉኝ። እና ዶሮ አለኝ። ለስጋም እንደዚሁ የስጋ ዶሮዎች አሉኝ

ከፀሀይ እንዴት ትጠበቃለህ? ለሚለው እኔ ከፀሀይ የምጠበቀው ጥላ ወይንም ጥላ በማጥላት። እናም ደግሞ ተለያዩ ዛፎች ስር በመቀመጥ። እናም ደግሞ ለአይን ከፀሀይ እንዴት ትጠበቃለህ? ለሚለው ለአይን መነፀር በማድረግ እጠበቃለሁ።

የስልክ ባትሪ ምን ያህል ይቆያል የሚለው? የኔ የስልኬ ባትሪ ግን እንዳጠቃቀሜ ነው ብዙ ጊዜ በደንብ አድርጌ ከተጠቀምኩበት ተጠቅሜበት ሃያ አራት ሰዓት ያገለግለኛል። ግን በደንብ ካልተጠቀምኩበት ደግሞ እስከ ሶስት ቀን እስከ ሶስት ቀን እስከ ሁለት ቀን። ያገለግለኛል።

ምን ያህል ጊዜ መጽሐፍ ታነባለህ ለሚለው? እኔ የተለያዩ መጽሐፎችን አነባለሁኝ። ለምሳሌ አሁን እረፍት ባለኝ ጊዜ። እሁድ እሁድን ልብወለዶችን መጽሄቶችን እነዚህን አንዳንድ ልጆች አነባለሁኝ። እናም የተለያዩ ደግሞ ለትምህርት በትምህርቱ ዙሪያ ደግሞ ያሉ መጽሐፎችን አነባለሁ

ጥራት ያለው ስራ ማቅረብ ትችላለህ ለሚለው አዎ ጥራት ያለው ስራ ማቅረብ እችላለሁኝ። ምክንያቱም ጊዜ ሰጥቼ ጥርት ያለ ስራ መስራት ስለምንም። በጣም ብዙ እንዲሰራ ሳይሆን የምፈልግ በቃ አነስ ያለ ሆኖ የምሰራው ግን ጥርት ያለ ስራ ማቅረብ እችላለሁኝ። ጥርት ያለ ስራ እንዲሰራ አደርጋለሁ